የቤት ጣሪያ ከምን ከምን ይሰራል? ነው የምለው የቤት ጣሪያ የአንድን ቤት የለኛውን ክፍል የምሸፍም ኗሪዎችን ከዝናብ፤ ከፀሀይ፤ ከንፋስ፤ የሚከላከል የቤቱ አንድ አካል ነው። በኢትዮጵያ ውስጥ እንደየአካባቢው የአየር ንብረት እና እንደዬ ነዋሪዎች የኑሮ ደረጃ የተለያየ ጣሪያ አይነቶች ሊኖሩ ይችላሉ። አንደኛው ከ የቆርቆሮ ጣሪያ ነው። አብዛኛው ከከተማው አካባቢ የሚስተዋሉ ቢሆንም አሁን ወደ ገጠሩ አካባቢያችን ክፍልም በብዛት ጥቅም ላይ የሚሉት የጣሪያ አይነት ነው። ከብረት ወይ ደግሞ ዚንክና አሉምኔም የሚሰራ ነው ረጅም እድሜ የመቆየትም እና ለረጅም ጊዜ አገልግሎት የመስጠት አቅም ያለው የሳር ጣሪያ ነው። በባለቤቶች በተለይ ጎጆዎች ላይ የሚዘወተር ነው ቤቱ በክረምት እንዲሞቅ እና በበጋ ደግሞ ዝቅዝቃዜ እንዲኖረው የማድረግ ተፈጥሮአዊ የባህሪ አለው። የጡብ ታሪያ ነው የላኛው ከሸክለን ደግሞ ከኮንግሪት የሚሰራ ለቤት ውበት እና ለጥንካሬ በብዛት ይመረጣል። አብዛኛው ጊዜ ግን ውድ ለሆኑ ለባለሀቶች ነው የሚያገለግለው። የኮንክሬት ጣሪያ አለ ዘመናዊ ሰማይ ጠቀሰን ህንፃዎች ላይ የሚሰራ ጠፍጣፋና ለተለያዬ አገልግሎት ለምሳሌ ለበረንዳ ልሆን ይችላል የጣሪያ ክፍሎችን ስናያቸው ማገር አለ ጣሪያውን እንድያርፍበት በጎንና በጎን የሚደራደር እንጨት ወይ ደግሞ ብረት ነው። ሌላው ጋግራ ነው ጣሪያውን ደግፎ የሚይዝ ዋናው ወፍራም እንጨት ነው። ሌላ መቃን ነው የጣሪያውን ቅርጽ የሚሰጡ ክፍሎች ናቸው። የውሃ ማፋሰሻዎች ለሌላኛው ክፍል የዝናብ ውሃ ከጣሪያው ላይ ተሰብስቦ ወደ ታች ወደ መሬት እንዲወርድ የሚያገለግል በጣሪው ዳር የሚገጠሙት ቦይ ስበስብ ነው። የጣሪያ ቅርጾችን ሲናይ ሾጣጣ ጣሪያዎች ይኖራሉ። ውሃ በፍጥነት እንዲፈስ የሚያደርግ ነው። ባለሁለት አቅጣጫም አለ ወደ ግራና ቀኝ ያገደለ። ለቤት መኖርያ በብዛት የምያገለግል ወይም ቲባፈን ይባላል በኢትዮጵያውያን ቋንቋ ጠፍጣፋ ነው ዘመናዊ መልክ ያለው እና ለህንፃዎች የምያገለግል ነው። ጣርያ በሚሰራበት ጊዜ መከላከያ መኖር አለበጥ ግምት ውስጥ ያስገባ አሰራር ነው መተግበር ያስፈልጋል ጣሪያ ካፈሰሰ የቤቱን ግድግዳና ውስጥ ያሉ እቃዎችን ሊያበላሹ ስለሚችሉ ከፍተኛ የሆነ ጥንቃቄ የሚፈልግና በጥንቃቄ የሚሰራ የቤት ክፍል ነው።

የትውልድ ቦታ ወይ ደግሞ የትውልድ ከተማ ማለት አንድ ሰው ተወልዶ የአደገበትን ወይም የአደግበትን የሚገልጽ ከአማርኛ ቃል ነው። ጽንሰ ሀሳቡ በማምሪያ ህይወት ውስጥ እና በተለይ በህጋዊ ሰነዶች ላይ ትልቅ ቦታ አለው። ስለ ትውልድ ቦታ በአማረኛ የሚነገሩ የተወሰነ ጽንሰ ሀሳባችን እንይ አንደኛ መሰራታዊ ቃላት አለው። የትውልድ ቦታ አንድ ሰው የተወለደበትን ስፍራ ለመግለጽ ነው። የትውልድ ከተማ ተመሳሳይነት ትርጉም አለው። የሰዎችን መገኛም ሊሆን ይችላል ለመግለጽ የምንጠቀምበት ነው። የእለት መፍጫ ነው። አንድ ሰው ተወልዶ ያደገበትን ቋንቋ እና የተማረበትን አገር ለመመልከት እንጠቅምበታለን ቀዬ ወይ መንደር የሚል ሌላ ስም አለ። ይበልጥ በገጠር አካባቢዎች ለተወለድን ሰዎች የሚጠቀሙት የቅርብ ማገኛ ስም ነው። በንግግር ውስጥ እንዴት እንጠቀምበታለን? ስለ አንድ ሰው ትወልድ ቦታ ለመጠየቅ ወይ ስለ ስለ እራሱ ለመውራት ለመናገር ሲፈልግ የምትጠቀማቸው ዓረፍተ ተነገሮች አሉ። በጥያቄ መልክ ለምሳሌ ብናነሰው ትውልድ ቦታ ወይም ትውልድ ቦታሽን የት ነው? የት ነው የተወለድከው የት ነው የተወልደሽው? የተወለድኩበት ቦታ ሰም እየጠቀሰ የቦታውን ሰም ልያስቀምጥ ይችላል። ለምሳሌ የተወለድኩበት በህርዳር የትውልድ ቦታዬ አዲስ አበባ ነው የትውልድ ቦታዬ ጎንደር ነው ሊል ይችላል። ሌላ ስለ ዘርያም ሲጠየቅ የትውልድ ስፍራዬ ጎንደር ቢሆንም ያደግኩት ግን አዲስ አበባ ነው ባህርዳር ነው ናዝሬት ነው የሚሆነው። መልሶችን ሊሰጥ ይችላል። የትውልድ ቦታ አስፈላጊነትን ስናይ እንድው በኢትዮጵያ ባህልና አሰራር የትውልድ ቦታ በርካታ ፋይዳዎች አሉ ለአገልግሎት ይሳታል። ለመታወቂያ ላይ ይጠቀሳል። ፓስፖርት ውስጥ የልደት የምስክር ወረቀት ላይ የትውልድ ቦታ መረጃ ይቀመጣል። ለማህበረዊ ትስስር የሚያገለግል ለሰዎች ትውልድ አከባቢ ማውራት እወዳለሁ። ይሄ በሀገር ልጅ ስሜት በልት መከራረብን ይፈጥራል። ለታሪክ የሚያቀነቅላል እንዲህ አንድ በማንነት አድገትና የሚያስነው የተወለደ ፈታካኝ ባየር ነው መገብ ቋንቋ ነው። እነሱን ለታሪክ ትልቅ ባይዳላችሁ። በጽሁፍ መልክም ተለያየ ፋርማዎች ላይ ወይ ቀስዎች ላይ ሰፍሮ እናገኛለን።

ስለ ቤት እና ስለ ቤት አሰራር ለማውራት እንደየአካባቢው አየር ንብረት እና እንደ ቁሳቁስ አቅርቦቱ የቤቶቹን በተለያዩ መንገድ ሊገነቡ ወይ ሊሰሩ ይችላሉ። በኢትዮጵያ ውስጥ ዋና ዋና የሚባል የቤት አሰራር አይነቶችን ግን በከፊል እንደሚከተለው እናያለን። ለኛ በለቤቶች ናቸው እነዚህ ቤቶች በአብዛኛው ከተፈጥሮ የሚገኝ ቁሳቁሶችን ተጠቅመን የሚሰሩ የቤት አይነቶች ናቸው። የጭቃ ቤት አለ ከእንጨት ማገር እና ከ ጥጭቃ የሚሰሩ ናቸው። በታለይ በደጋማ አካባቢዎች በብዛት ይገኛል ይሄ የቤት አይነት ሌላኛው ጎጆ ቤት ነው። ክብ ቅርጽ ያለው ጣራው በሳር የሚከደን እና ለሙቀት መከላከያው በጣም ተመራጭ የሆነ የቤት አይነት ነው። ንደለኝ የድንጋይ ቤት ነው በተለይ በተ በሰሜኑ የኢትዮጵያ ክፍል በብዛት የሚገኝ የቤት አይነት ነው ግድግዳው ከድንጋይና ከጭቃ ወይ ደግሞ ከኖራ የተገነቡ የሚገነበው የቤት አይነት ነው። ሁለተኛው ዘመናዊ ቤቶች ናቸው ዘመናዊ ቤቶች የኢንጂነሪንግ እውቀት እና ሰው ሰራሽ በመጠቀም የሚገነቡ የቤት አይነቶች ናቸው። ለምሳሌ ቪላ ቤት ሰፊ ግቢ ያለውና በአንድ ወለል ላይ ብቻ የሚያርፍ ዘመናዊ የቤት አይነት ነው። አፓርታማ ብዙ የሰዎች በአንድ ህንፃ ላይ በተለያዩ ወለሎች የሚኖሩበት የቤት አይነት ነው። የቤት ግድግዳ ስንሰራ ደረጃዎች አሉት እንግዲህ አንድ ቤት ከመሬት ተነስቶ እስኪጠናቀቅ የሚያልፉቸው የተለያዩ ደረጃዎች አሉ አንደኛው ፕላን ማውጣት ነው። የመሬቱን ስፋት እና የቤቱን ቅርጽ በወረቀት ላይ ይሳላል ወይ ዲዛይን በወረቀት ላይ ይወጣል። ሁለተኛው መሰረት ማስቀመጥ ነው ቤቱ ጥንካሬ እንዲኖረው መሬቱን ቆፍሮ በድንጋይ በኮንክሪት እና በብረት መገንባት ያስፈልጋል። ሌላ ግድግዳ ነው እንዲህ ካጡ ወይ ደግሞ ከብሎኬት ከተለያዩ ከድንጋይ ከጭቃ ግድግዳውን ማቆም ያስፈልጋል። አራተኛው ጣሪያ ነው ከቆርቆሮ ከሳር ወይ ደግሞ ከሴራሚክስ ቤቱን መሸፈን ይኖርበታል። የመጨረሻውና አምስተኛው ፊኒሽንግ ነው። ቀለሞችን መቀበል ሴራሚክስ ማልበስ የኤሌክትሪክ እና የውሃ የመስመሮችን ማመዘርጋት እና ለመኖሪያነት ዝግጁ ማድረግ ነው። ቤት መስፋራት የሚያስፈልጉ ግባቶች አንደኛው ስሚንቶ ያስፈልጋል። ሁለተኛው አሸዋ ስሚንቶና አሸዋ ለግንባታው ጥንካሬ ይሰጣሉ ሌላ ብረት ነው። ኮንክሪቱን ደግፎ ለመያዝ እንጨት ያስፈልጋል ለጣራ ለማገር ወይ ደግሞ ለባለቤቶችን ለመስራት ቀለም እና የተለያየ ጌጣጌጦች ቤቱን ለማስዋብ ያስፈልጉናል። በአጠቃላይ ቤት ዝም ብሎ ለመጠለያ ብቻ ሳይሆን የአንድ ማህበረሰብ ባህልና የኑሮ ደረጃን ሊገልጽ የሚችል ነው ማለት ነው።

ዛሬ የመጀመሪያህ ምግብ ምንድ ነበር የሚለውን ለመመለስ ስለ ምግብ የተወሰኑ ነገሮችን እናውራ በኢትዮጵያ ባህል ውስጥ ምግብ የህይወት መሰረተ ብቻ ሳይሆን የማህበራዊ ትስስር የፍቅርና የእንግዳ ተቀባይነት አንድ መገለጫ ነው። ምግብ ሲነሳ በኢትዮጵያ በብዛት አገልግሎት ላይ የሚውሉ የምግብ አይነቶችን እንይ። በዋነኝነት የሚታወቀው የምግብ አይነት እንጀራ በወጥ ነው። እንጀራ ማለት ከጤፍ እና ከሌሎች ዱቄቶች የሚዘጋጅ እና ቀዳዳዎች ያሉት ክብ ቅርጽ ያለው የምግብ አይነት ነው። ሌላኛው ዶሮ ወጥ ነው። የኢትዮጵያ ብሄራዊ ምግብ ተብሎ ይታወቃል በሽንኩርት በበርበሬ በቅቤ ተቁላልቶ ከዶሮናከእንቁላል ጋር የሚሰራ ቅመም የበዛበት የወጥ አይነት ነው። ሌላኛው የኢትዮጵያ ምግብ ሽሮ ነው ከባቄላ ካተር ወይም ከጓያ ዱቄት የሚሰራ በብዙ ኢትዮጵያውያን ዘንድ ዘወትር የሚበላ ተወዳጅ የምግብ አይነት ነው። ጥብስ የተከተፈ የበሬ የበግ የፍየል ስጋ ሊሆን ይቺላል በሽንኩርት በቃርያ እና በቅቤ ተጠብሶ እንዲሁም በበርበሬ ተጠብሶ የሚቀርብ የምግብ አይነት ነው ምስር ወጥ። ምስር በርበሬና በቅመማ ቅመም የሚሰራ ጣፋጭ የምግብ አይነት ነው አልፎ አልፎ ባልጫ ማልቅ ይሰራል አልጫ ማለት በርበሬ የለለው ማለት ነው። የእለት ተእለቴ ምግብ ክፍለ ጊዜውን ስናይ ኢትዮጵያውያን በቀን ሶስት ጊዜ ይመገባሉ ዋና ቁርስ የምንለው ቀለል ያሉ የምግብ አይነቶች የሚካተቱበት የአመጋገብ ሂደት ነው። ሌላው ምሳ ነው። ዋናው እና ከባድ ምግብ የሚበላበት ጊዜ ነው ብዙን ጊዜ እንጀራ ከወጥ ጋር ይመገባል በዚህ ሰዓት ኢትዮጵያውያን አራት ልክ እንደ ምሳ እንጀራ ወጥቶን ይችላል ወይ ደግሞ ቀለል ያሉ የምግባብ አማራጮችንም ሊጠቀም ይችላል እንደየ ቤተሰቡና ግለሰቡ ምርጫ ማለት ነው። የምግብ ባህልና ስነ ስርዓቱን ስናይ ማህበራዊ አመጋገብ አለ ምግቦች ብዙውን ግዜ ትልቅ መሶብ ላይ ይቀርባል ሰዎች በጋራ በአንድ ላይ ሰብ ሰብ ብለው እንዲመገቡት ይደረጋል ይሄ ደግሞ የአንድነትና የፍቅር ማሳያ ተደርጎ ይወሰዳል። ሌላ ጉርሻ ነው። አንድ ሰው ለሌላው ሰው አጉርሶ ፍቅሩን እና አክብሮቱን የሚገልጽበት ትልቅ ባህላዊ ትውፊትና ልማድ ነው። የቡና ስነ ስርዓትም አለ ከምግብ ቡሃላ ቡና ማፍላት ትልቅ ቦታ የሚሰጠው ኢትዮጵያዊ ባህል ነው። ከቡናው ጋር ቆሎ ፈንድሻ ዳቦ ይቀርባል። ሌላኛው ጾም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እና እምነት ተከታዮች በአመት ውስጥ ለብዙ ቀናት ከእንስሳት ተዋጽኦ ስጋ ወተት ቅቤ እንቁላል ይከለከላሉ። ጊዜ የሚመከረው የጥራጥሬና የአትክልት የምግብ አይነቶች ብቻ ይሆናለ። አጭር የመዝገብ ቃላትን ብናይ ነበር ወይ ደግሞ እና ግን መጠጥ ወይ መጠጣት አትክልት ስጋ ቅመማ ቅመም ጣፋጭ የሚባል ይርቅ መዝገበ ቃላት አለው።

የምትወደው እንስሳ ምንድነው? የሚለውን ጥያቄ ለመመለስ መጀመሪያ እንስሳ አይነቶችን እንይ። የቤት እንሰሳ እና የዱር እንስሳ ተብሎ በሁለት ይከፈላል። የቤት እንስሳ የምንላቸው ውሻ ድመት ላም በሬ በግ። ፍየል አህያ ፈረስ ዶሮ እነዚህን ያካትታል። የዶሮ እንስሳ የምንላችሁ አንበሳ ነበር ዝሆን ጅብ ቀጭኔ ጉማሬ እባብ። ሌላ በኢትዮጵያ ብቻ የሚገኙ እንስሳቶች አሉ። ዋሊያ ቀይ ቀበሮ ጭላዳ ዝንጀሮ። ጥቁር አንበሳ ተራራማው ኒያላ ምንላቸው የዱር እንስሳ የእንስሳት አይነቶች አሉ። ሌላኛው ደግሞ ጥቃቅን ፍጥረቶች አሉ ወፍ አሳ ቢራቢሮ ንብ ጉንዳን ምንላቸው። እኔ ከነዚህ መካከል ብዙ ጊዜ እኔ ምርጫዬ የቤት እንስሳት ነው ምወደው። የተወሰኑት ደግሞ የዱር እንስሳት ውስጥ ነበርና እንበሳ ደስ ይለኛል። ኢትዮጵያ ውስጥ የምገኘው ብርቅ እንስሳት ውስጥ ዋልያ ቀይ ቀበሮ ጭላዳ ዝንጀሮ አንበሳ እነዚህን በሙሉ እወዳለሁ ደስ ይሉኛል። ከትናንሽ ፍጥረቶች ከምላቸው ደግሞ አሳ እና የተወሰኑ የወፍ ዝርያዎች አሉ። እነሱንም በተለየ ሁኔታ እወዳቸዋለሁ ተመራጭ እንስሳት አይነቶች እነሱ ናቸው በእኔ ምርጫ።